እሳት ለምንድነው የሚጠቅመው? ለሚለው እሳት ለብዙ ነገር ልጠቅም ይችላል ከዛ ውስጥ አንደኛ አካባቢያችንን የሚገኙ ቆሻሻዎችን ለማቃጠል ሁለተኛ ደግሞ ምግብ ለማብሰል ምግብ ማብሰያ ለመጠቀም እንጠቀማለን። ማለት

የትኛው ቀን ወደ ገበያ ትሄዳለህ? ለሚለው እኛ ጋር ሰኞ ቅዳሜ እና ማክሰኞ ነው ገበያ ያለው። እኔ የሆነ እቃ መግዛት ካልሰፈለገኝ ከገበያ ሮብም ይሁን። ቅዳሜ አንዱን መርጬ እሄዳለሁ።

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ለሚለው ጥያቄ? እንደየ እቃ የምገዛው ነገር ነው። እቃ በብዛት የምገዛ ከሆነ እንዳረሳ እያንዳንዱን እቃ እጽፋለሁ። ግን ትንሽ ወይ ውስን እቃዎችን የምገዛ ከሆነ ግን በቀላሉ ሄጄ የምፈልገውን ብቻ ገዝቼ እመለሳለሁ።

በበጋ ወቅት ምን ታደርጋለህ? በበጋ ወቅት ምንም አይደረግም። ግን ስራ በምስራበት ዝናብ በብዛት ስለሌለ። ክረምቱ ሆኖ ለስራ አስቸጋሪ አይሆንም። ሰው ስራውን መስራት ይችላል ብዙም አያስቸግርም።